ስልክ ማለት ሁለት አይነት ነው ባለገመድና ገመድ አልባ ብለን በሁለት እንከፍላለን ባለገመድ የምንለው የቤት ስልክ ሲሆን ወይም የቢሮ ወይም የአንድ ተቋም ስልክ ነው የምንገለገልበት። ከመድ አልባ የምንለው ፖን በፖን መልክ ወይም አንድሮይድ፥ አይ ኦ ኤስ፥ የእጅ ስልክ፤ ተንቀሳቃሽ ስልክ፥ በእጅ ይዘን ምንዞረው ብለን በሁለት እንከፍላለን።